ዛሬ ማለት እንግዲህ አሁን ያለንባት ይሄ እየተናገርኩባት ያለው ሰዓት ይሄ እያወራሁባት ያለሁባት ሰዓት ዛሬ ትባላለች ዛሬ ዛሬ ስታልፍ ነገ ላይ የሆነን ደግሞ ይቺ ትናንት እንላታለን እና እንደአጠቃላይ ዛሬ ማለት በጣም ጠቃሚ ነገር ነው በነገራችን ላይ አብዛኛው ህዝብ አብዛኛው ማህበረሰብ እንዳያድግ ያደረገው ነገ የሚባል ቀን ስላለው ነው ዛሬ መስራት ሲገባው ነገ እሰራዋለሁ ከነገ ወዲያ እሰራዋለሁ የዛሬ ወር ነው ይሄንን የምጀምረው እያለ በጣም ይቆጫል ግን ዛሬ ዛሬ ናት ምንም አስብ ምንም አቅድ ያቀድከውን ነገር ዛሬውኑ ማድረግ አለብህ ለነገ የሚባል ነገር የለም ነገ ነገ ነው ነገ ዛሬ ለመሆኑ ዋስትና የለንም አሁን ሰው የዛሬ አመት የዛሬ ሁለት አመት ይሄንን አድርጓል ብለን ግን የዛሬው ሁለት አመት ዛሬ ነው በአንዴ ይደርስና ዛሬ ይሆናል ዛሬውኑ ካልወሰንክ ዛሬ ነው። በቃ ዛሬውን መወሰን ያስፈልጋል። ለምንሰራው ስራ ውጤታማ የምንሆን ዛሬን ዛሬ ስናይ ብቻ ነው። ዛሬን ዛሬ ስንሆናት ብቻ ነው። ስለዚህ ሁሉም ሰው ዛሬን ዛሬ መሆኗን መጠቀም አለበት። ነገ የዛሬ አመት፣ የዛሬ ሁለት አመት ዛሬ መሆኑን ማወቅ አለበት። እና ለሚሰራው ስራ፣ ለአቀደው እቅድ፣ ይሄን አደርጋለሁ ላረገው ላለው ነገር ዛሬውኑ ወደ ተግባር መግባት አለበት ብዬ አስባለሁ። እና ዛሬ ማለት ዛሬ አሁን እየኖርናት ያለ አሁን በዚህ ሰዓት እየተነፈስኩባት ያለ የተናገርኳት ያሏት ነገር ዛሬ